ሽሽማግሌዎችን ማክበር በተለያየ መንገድ አከብራለሁኝ። ለምሳሌ መንገድ ላይ አንድ ሽማግሌ ባገኝ ያን ሽማግሌ ሰላምታ በመስጠት ጎንበስ ከጭንቅላቴ ትንሽ ጎንበስ በማለት ሰላምታ በመስጠት አከብራለሁኝ ሌላው ደግሞ ኧ ትራንስፖርት ላይ ወይንም ደግሞ ባስ ውስጥ ብንገናኝ ኧ ቦታ በመልቀቅ እና ቦታ በመስጠት ወንበር ላይ ከሆንኩ እኔ ወንበር በመስጠት አከብራቸዋለሁ ማለት ነው

አዎ የይለፍ ቃሌን እጠብቃለሁ ግን የዛን ያህል ምጠብቅ ሰው መባል አይደለሁም። ያው ብዙ ጊዜ እንትን ስለምረሳው። ተደጋጋሚ ነገር ከሆነ ግን አብዛኛውን ጊዜ ምንድነው ማደርገው? ተመሳሳይ የሆነ። እንትንን የይለፍ ቃልን እጠቀማለሁ ለምሳሌ ኢሜሌ የተጠቀምኩትን ቴሌግራም ላይ የተጠቀምኩትን ወይ ፌስቡክ ላይ ያለውን ተመሳሳይ ነገሮችን በመጠቀም ለማስታወስ እሞክራለሁ ማለት ነው። በዛ መንገድ ነው ምጠብቀው ይለፍቃሌን

አልፎ አልፎ የቪዲዮ ጥሪዎችን አደርጋለሁ ያው አንዳንድ ጊዜ ቴሌግራም ላይ እንደዚህ ከእህቴ ጋር ወይንም ደግሞ ከሌላ እንደዚህ ከጓደኞቼ ጋር ምናምን ለማውራት ስፈልግ እና ደግሞ ከሀገር ውስጥ ውጪ ካለ ሰው ጋር ለማውራት ስፈልግ የቪዲዮ ጥሪዎችን አደርጋለሁ።

አይስክሬም ብዙ የምወድ አይነት ሰው አይደለሁኝም። ግን ተጠቅሜውም አላውቅም። ያው ጣፋጭ ነገር ነው እና ጣፋጭ ነገር ላይ ደግሞ እኔ ብዙም ጣፋጭ ነገሮችን የማበዛ ወይንም የማዘወትር ሰው አይደለሁኝም። በዛ ምክንያት አይስ ክሬም ጋር ብዙም የዛን ያህል እወዳለሁ የምባል አይነት ሰው አይደለሁም። ግን ያው በመሰረቱም ቀምሼውም አላውቅም ብዙ አይስበኝም።

ፍራፍሬ የምወደው ፍራፍሬዎች በአብዛኛው ያው ብዙ ጊዜ ፍራፍሬዎችን እጠቀማለሁኝም እወዳለሁ ይሄ ነው ብዬ የምለየው ወይንም በምጠላው ነገር የለም ግን በደንብ የምወደው ሙዝን አዘወትራለሁ እወዳለሁምም። እንደገና በተጨማሪ ብርቱካን። ከዛ ፓፓያም እወዳለሁኝ። ግን በአጠቃላይ ያው ፍራፍሬዎችን አልጠላም ሁሉንም በሚባል ደረጃ እመገባለሁ ፍራፍሬ። ግን ያው እነዚህ ሶስቱን ፍራፍሬዎች በደንብ እወዳለሁኝ።

በሚገባ የስራ ልብስ እለብሳለሁኝ አሁን ለምሳሌ እኔ ከስራዬ ጋር በተያያዘ እየተለያየ የእጅ ስራዎችን ስለምሰራ። ከዛ ጋር ተያይዞ የ ያው ተራ ልብስ ወይንም ደሞ እንደዚህ ዝም ብሎ ልብስ ለመልበስ አይመችም ወይንም ደግሞ ያቆሽሻል ስለዚህ የተለያየ እንደዚህ ቱታ ለስራው የሚመቸኝ አይነት አለባበስን ነው የምለብሰው። ስራ ላይ ስሆን ቱታን አዘወትራለሁ ሱሪዎችን ነው የማዘወትረው። ምክንያቱም ከስራዬ ጋር የ ያው የተለያየ እንደዚህ መቆሸሽ ምናምን ስለሚኖረው ለስራም ቁጭ ብድግ እንደዚህ ጎንበስ ቀና ምናምን ስለሚኖረው ያን ነገር በደንብ እንድሰራ ወይንም ደግሞ ነፃ ሆኜ እንድሰራ የስራ ልብስ። ለብሼ ከዛ በኋላ ያው ስራዬን ስጨርስ ያንን የስራ ልብስ አውልቄ ማሰውነቴን ታጥቤ ከዛ በኋላ ሌላ ልብስ እዘውትር ምለብሰውን ልብስ እለብሳለሁ ማለት ነው። ስለዚህ ያው የስራ ልብስ እለብሳለሁኝ አዎ።

ይሄ ማደንዘዝ ሲባል ያው የተለያየ አይነት ነገር አለ ማደንዘዣ አሁን ያው ማደንዘዝ በመሰረቱ እንትን ማለት በኖርማል ያው ህክምና ላይ የሚሰጠው ማደንዘዣ አስፈላጊ ነው ብዬ አምናለሁ። ያው ለአስፈላጊ ነገርም ስለሚሰጥ እወዳለሁኝ። አዎ ግን ከዛ በተጨማሪ አሁን ለምሳሌ የተለያየ ቀዶ ጥገና ምናምን ሲሰራ ማደንዘዣ ይወጋል እና ያ ማደንዘዣ አንዳንድ ጊዜ ከዛ ከማደንዘዣ ነገሩ ምንድነው የሚደብረው? ነገር መጨረሻ ላይ ያለው ያለው ስሜት ወይንም ደግሞ በመንቃትና ባለመንቃት መሃከል ውስጥ ያለው ስሜት ትንሽ ያው ሰዎች ላይ ሳይ የተወሰነ መረበሽ ነገር ይፈጥርብኛል። ያው ሰዎች የተለያየ ስሜት ስለሚያሳዩ እኔ እንኳን ማደንዘዣ ተወግቼ አላቅም። ያው እንደ አጋጣሚ ሆኖ ግን ሰዎች እንደዛ ለመንቃት በሚያደርጉት እንትን ውስጥ የመጨረሻዋ ደቂቃ ላይ የተለያየ ነገር ያወራሉ እንደዚህ ይለፈልፋሉ ምናምን ያ ነገሩ ትንሽ ይረብሻል። የራስ ሰው ላይ ምናምን ሲሆን ይረብሻል። ያው በመሰረቱ አስፈላጊ ነው ጥሩ ነገርም ነው። ትክክል ነውም ብዬ አምናለሁ አዎ ያው እወዳለሁ ነው የሚባለው።

በፍም ማብሰል ተወ አዎ በደንብ ነው። ማቀው በፍም ያው ፍም ማለት እንጨት ተ እንትን ብሎ ተቀጣጥሎ ከዛ በኋላ እንጨቱን ነዶ ካለቀ በኋላ ያለው እሳት እንጨቱ ላይ ሚቀረው እሳት ማለት ነው። እና ያው የተለያየ ነገር በፍም አበስላለሁኝ ለምሳሌ በቆሎን ለመጥበስ በፍም እጠቀማለሁኝ። እና ደሞ እንደዚህ አንዳንድ ግዜ ወጥም ለማንተክተክ። በፍም እሳት እጠቀማለሁኝ ያው ሚጨሰውን ክፍል አውጥቼ ሌላው ፍሙን ነው ምጠቀምበት። እና ከዛ በተጨማሪ ደግሞ በፍም ዳቦ ለማብሰል በጣም ጠቃሚ ነው። በጣም ጠቃሚ ድፎ ዳቦ ለመድፋት ፍም ከላይና ከታች ፍሙን በማድረግ ቆንጆ የሆነ ዳቦ እንዲሰጠን ያደርገናል ማለት ነው። እና ያው በፍም የተለያየ ነገር ማብሰል እንችላለን ወጥም መስራት እንችላለን በፍም ከዛ በተጨማሪ ያው የጠቀስኩት ዳቦም አለ። እና እነዚህን ነገሮች ተጠቅምባቸው አውቃለሁኝ እችላለሁኝም

ከቀን ሰአቶች ያው የምጠላው ይሄን ብዬ ምለየው ሰዓት የለም ግን በተለይ ይሄ ማታ ላይ የፀሀይ መግቢያ ሰዓት ላይ በጣም እወዳለሁ ደስም ይለኛል። ፀሀይ ስትገባ ያላት የጨረር ወይንም ደግሞ የቀለም አይነት በጣም ነው ሚያስደስተኝ እና እሷን ማየት ያስደስተኛል። ከዛ በተጨማሪ ደሞ ጠዋት ላይ ያው ንጋት ላይ ፀሀይ ሲወጣ ያለው የፀሀይ መውጫ ወይንም ደሞ የፀሀይ ጨረር እይታው በጣም ደስ ይለኛል። እና በደንብ ሁለቱን እወዳቸዋለው። ያው ቀንም አልጠላም። ግን ያው በ በደንብ የምወደው ክፍል ይሄ ማታውን ያለው የፀሀይ ግብአት ፀሀይ ልትጠልቅ ስትል ያለው ወደ ማታ ላይ ያለው ወደ አስራ ሁለት ሰዓት አካባቢ ላይ ፀሀይ ልጠልቅ ስትል ያለውና ጠዋት ላይ ፀሀይ ስትወጣ ልክ አስራ ሁለት ተኩል ምናምን አካባቢ ላይ ያለውን ሰዓታት በተለየ ሁኔታ እወዳቸዋለው።

ህፃን ሁኜ ቅጽል ስም ነበረኝ አዎ ያው ከቅፅል ስም ምንድነው? በተለያየ መንገድ ቤተሰቦች የሚጠሩበት ስም ነው። እና ልጅ ሆኜ እሙ ባል ነበር ይሄ መደበኛ ስሜ አይደለም። እያደኩ ስሄድ ግን ያ ማለት ቅጽል ስሜ የሚጠራው ሰው ቀነሰ ወይንም የሚጠራኝ በዛ ስም የሚጠራኝ ሰው የለም። ግን ያው ሰዎች አንዳንድ ሰዎች እስካሁን ድረስ በቅጽል ስም የሚጠሩ አሉ። ልጅ ሆነው አሁን ለምሳሌ ኢትዮጵያ ውስጥ ማሙሽ የሚባል ስም አለ። ማሙሽ የሚባለው ስም ህፃን ሆኖ ማሙሽ ተብሎ ይጠራና ከዛ በኋላ። ያው ቤተሰብ በዛው ይለምድበትና ያንን ስም አይተውም ግን የመዝገብ ስሙ ወይንም ደግሞ የውጪ ስሙ የመታወቂያ ስሙ ሌላ ነው የሚሆነው። ግን ያው እሱ አድጎም ያው እንደዛው ነው የሚጠራው ማለት ነው። ግን ያው የህፃን ልጅ ስም ነው። በመሰረቱ ማሙሽ ማለት እና የተለያዩ ቅጽል ስሞች አሉ ሀገራችን ውስጥ። እና አንዳንዶቹ በጣም የሚገራርም ስም አለ። በቃ አሪፍ ነው ግን ያው አሁን ላይ በዛ ስም አልጠራም እኔም ህፃን ሆኜ ነበረኝ አሁን ላይ ግን የሚጠራኝ ሰው የለም በዛ ስም ኦሬዲ ያው ተረስቷል ማለት ነው።

በሚገባ አዎ ጠዋት ጠዋት ላይ የአካል ብቃት እንቅስቃሴ አደርጋለሁ ያው እኔ በጣም የምወደው የአካል ብቃት እንቅስቃሴ ሴት አፕ ነው። ሴት አፕ እሰራለሁ ይሄ ከቦርጭ ቃል በተያያዘ ያን ነገር እንዲያጠፋልኝ የተወሰነ ቦርጫ አለኝ። እና እንዲያጠፋልኝ እንትን ላለው ከዛ በተጨማሪ ደግሞ ሩጫ እወዳለሁኝ። ያው አጠቃላይ ሰውነቴ ስለሚንቀሳቀስ ወይንም ያው ከሰውነታችን ክፍሎች በአጠቃላይ የሚያንቀሳቅስልን ሩጫ ነው። እና ሩጫም በተጨማሪ እወዳለሁ ከዛ በተጨማሪ ገመድ ዝላይ እወዳለሁኝ። እና እነዛን ነገሮች አደርጋለሁ። አዎ እወዳለሁኝ አካል ብቃት እንቅስቃሴ ለጤናም ጠቃሚ ነው እላለሁ።

አዎ በሚገባ ስራዬን እወዳለሁኝ። አሁን የምሰራው የተለያየ የእጅ ስራዎች እና የቅርጻ ቅርጽ ስራዎች ነው። እና ስሰራ በጣም ደስ ብሎኝ ነው የምሰራው። መጀመሪያ አካባቢ ላይ ያው የክፍያ ሁኔታ ትንሽ ዝቅ ያለ ነበረ። አሁን ላይ ግን አሪፍ ነገር እየሆነ እየተለመደ የመጣ ነገር ስለሆነ በጣም ደስ ይለኛል። በተለይ አበባ ስሰራ ያ አበባ አልቆ ሳየው በጣም ነው የምወደው። እና ሰዎችም ስራዬን ሲወዱት በጣም ደስተኛ እሆናለሁኝ።

በሚገባ አዎ እቃየን እቆጣጠራለሁኝ እና ምንድን ነው እሱ የኔ ባህሪ እቃ ሲነኩብኝ አልወድም ወይንም ደግሞ እቃዎቼን በየቦታቸው ነው ማስቀምጠው ለምሳሌ የስራ የተለያየ እቃ አለኝ እነሱን ነገሮች ቦታ ቦታቸው ላይ ነው የማደርገው ከዛ ቦታ ላይ ሳጣው እናድዳለሁኝ እና ሌላ ደግሞ እነዚህ የግል መጠቀሚያ ነገሮች አሉ የተለያዩ ነገሮች እንደ እንደማበጠሪያ ጥርስ ብሩሽ። የጥርስ ሳሙና እንደገና የልብስ ሳሙናዎች የተለያዩ መዋቢያ እቃዎች መኳኳያ ወይንም ኩሎች እነኚህ የግል ነገሮች ናቸው ወይንም ደግሞ በግል ምጠቀምባቸው ነገሮች ናቸው። ያ ነገር ከቦታው ላይ ሳጣ ወይንም ደግሞ ሰው ሲነካው በጣም ነው ምናደደው ደካማ ጎኔ ይመስለኛል እና በጣም እቆጣጠራለሁ። ያው ተቆጣጣሪ ምባል ሰው ነኝ። እንደዛው የስራም ሲሆን በዛው ልክ ሰዎችን እንዲነኩብኝ አልፈልግም አልወድም በቃ ከቦታው ያስቀመጥኩትን እቃ ከቦታው ላይ ሳያጣው። ደስ አይለኝም።

ዜና በመስራት ላይ ታነቢያለሽ ወይ? ነው የሚለው እና ያው ዜናውን የምፈልገው አይነት ዜና ከሆነ ምንም አይነት ነገር አላደርግም ያው ጸጥ ብዬ ነው ዜናውን የማነብ እንትን የምሰማው ማለት ነው ግን አንዳንድ ጊዜ ያው የማልፈልጋቸው አይነት ዜናዎች ሲሆኑ በመሃል የሆነ ነገር ልሰራ እችላለሁኝም ወይንም እንደዚህ ያው የሚነበብን ነገር ካለ ላነብ እችላለሁ ያው እሱ ግን በመስማት አይባልም እንዲሁ ተቀምጦ እንዲሁ ተከፍቶ እንትን ካለ ነው እንጂ እንደዛ ነው

የሞባይል ዳታ በፊት ላይ በጣም እጠቀም ነበረ ምክንያቱም ቤት ዋይፋይ አላስገባሁም ነበረ። አሁን ላይ ግን ብዙ አልጠቀምም ዋይፋይ ስላለኝ በዛ በዋይፋይ ነው የምጠቀመው። አንዳንድ ጊዜ የምጠቀመው ምንድነው ውጪ ላይ ስሆን ከቤት ውጪ ስሆን እና የሆነ ነገር ማየት ከፈለኩኝ ዳታዬን አብርቼ እንደዛ እጠቀማለሁ ግን ያው የመጠቀም እድሌ በጣም አናሳ ነው የሚሆነው። ምክንያቱም ያው ቤት ውስጥ የራሴ የሆነ የዋይፋይ ኬብል አለኝ። ስለዚህ በዛ ነው በብዛት የምትጠቀመው በዛ ነው እንጂ በሞባይል ዳታ አልጠቀምም። ያው ያሁን ላይ የሞባይል ዳታ መጠቀም ብዙ አትራፊ አይደለም በጣም ስለሚቆጥርም። ከዛ አንፃር ያው እንትን ማለት ካርድ ለመቆጠብም ሲባል ብዙ አልጠቀመም ውጪ ላይም ሆኜ እና እንደዛ ነው።

የምወደው መተግበሪያ እኔ ቲክቶክ ነው። ቲክቶክ በጣም ይመቸኛል ያው እንደተጠቀምሽበት ነው ግን ያው ምንድነው? ቲክቶክን ስናይ። የምንፈልጋቸውን ነገር በአጭሩ እንደ ሀሳብ መስጫ ነገር ነው ያመጣልናል። እና በዛ ነገር ላይ የተወሰነ የተወሰነ መረጃ ይዘን ከዛም በኋላ ወደ የምንፈልገው ወይንም ደግሞ ወደ ዩቲዩብ መሄድ እንችላለን። ስለዚህ በሁለተኛ ደረጃ ላይ ያው ዩቲዩብም። አንድ አሪፍ እንትን ነው አሪፍ የሆነ የመተግበሪያ ነው። ስለዚህ እነዚህ ሁለቱን እወዳቸዋለሁ።

እሺ፣ ስንት ኢሜል ትልካለህ ነው የሚለው፤ አሁን ላይ ያው ብዙ ኢሜል አልልክም፤ ግን በፊት ላይ በጣም በቀን ውስጥ ብዙ ኢሜል እልክ ነበረ ምክንያቱም ከስራዬ ጋር በተገናኘ በኢሜል ከአለቆቼ ጋር እናወራለን፤ የተለያዩ የስራ መረጃዎችን በኢሜል ነው የምንነጋገረው፤ ትዕዛዝም የሚሰጠኝ በኢሜል ነበር እና ብዙ ኢሜሎችን እልክ ነበር፤ ቢያንስ ከ አስር እስከ አስራ አምስት እስከ ሃያ የሚሆን በቀን ውስጥ ኢሜል እላለክ ነበረ አሁን ላይ ግን ያው ስራዬ ከዛ ጋር የተገናኘ ስላልሆነ፤ ኢሜል አልላላክም ማለት ይቻላል በቢያንስ በሳምንት አንዴ ምናምን ብልክ ነው ከዛ በላይ አልልክም።

እሺ፣ በምን ሰዓት ትተኛለህ? ብዙ ጊዜ አመሻለሁኝ ማለት አምሽቼ ትንሽ ቆይቼ ነው አምስት ሰዓ፣ ከአምስት ሰዓት እስከ ስድስት ሰዓት ባለ ጊዜ ውስጥ ነው የምተኛው። በዛ መሃል ነው እና አመሻለሁ የማታ ሰው ነኝ ነው የሚባለው ያው የጧት ሰው አይደለም፤ ጧት ቶሎ አልነሳም። ስለዚህ እስከ ስድስት ሰዓት እቆያለሁ፤ በጣም ብዙ ጊዜ እንደዛ እቆያለሁ ስራ ቢኖርም። ስራ ይዤም እና አንዳንድ የማህበራዊ ድረ ገጾችን እየተጠቀም፣ አዳዲስ ነገር ካለ እነዛን ነገሮች እያየሁ ማታ ማታ ላይ ነው እነዛን ነገሮች መጠቀም የምፈልገውን ነገር ማየት የምፈልገውን ነገር የማየው ማታ ላይ ስለሆነ ቀን በስራ ላይ ስለምውል ስለማይመቸኝ ማታ ላይ ነው እንደዛ እንትን የምለው እና የማታ ሰው ነኝ፤ እስከ ስድስት ሰዓት ድረስ አብዛኛውን ጊዜ በብዛት እንደዛ ባለው ሰዓት ውስጥ ነው በቃ ከአምስት ሰዓት እስከ ስድስት ሰዓት ባለው ጊዜ ውስጥ ነው የምተኛው።

አዎ አንዳንዴ ስናደድ ፊቴ ላይ ይታወቃል ግን ብዙ ጊዜ የዛን ያህል የሚታወቅ አይደለም። ከተናደድኩና ይሁን ሲደብረኝ የተወሰነ አዎ ፊቴ ግን ሳላውቅ ነው ያ ነገር የሚሆነው። እና ያው ብዙ ጊዜ እንደዛ ያው ሰዎች በተለይ ከስናደድ ከመናደድ ይልቅ በተለይ ሲደብረኝ ነው እንደዛ ፊቴ ላይ የሚታወቀው ሲደብረኝና ሲያመኝ ፊቴ ላይ የሆነ ይታወቃል። ግን ስናደድ ትንሽ አይ ስናደድ ይቅር ትንሽ ሲደብረኝና ማለት ስከፋና ስከፋ ይታወቃል። ፊቴ ላይ እና ሲያመኝ ፊቴ ላይ ይታወቃል።

ባህላዊ ምግብ እንግዲህ ያው ኢትዮጵያ ውስጥ ብዙ አይነት ባህላዊ ምግቦች አሉ። ከምወደው ባህላዊ ምግብ አንደኛው ዶሮ ነው። ያው ብዙ ጊዜ ባህላዊ ምግብ የሚሰራው እዚህ ለበዓላት ለሰርግ ለተለያየ ዝግጅት ክርስትና ምናምን ሲኖር ነው። ግን ያው እኔ ዶሮ ወጥ በጣም ደስ ይለኛል እወዳለሁኝ እና ከዛ በተጨማሪ ደግሞ ስጋ እወዳለሁኝ። ስጋ ሲባል እንዴት ነው ስጋ ሲባል ክትፎ ማለት ነው? ያው ስጋ በደቃቁ ተከትፎ እና በተለያየ ቅመማ ቅመም ተለውሶ ቅቤ ተደርጎበት። ሁኔታ ነው እሱም ምንድነው የተለያየ ማባያ አለው? አንደኛው ማባያ እንጀራ ነው ሁለተኛው ደግሞ ቆጮ ነው። ሌላው በዳቦም ይበላል ግን በተለይ ይሄ ክትፎን በቆጮ መብላት በጣም ከጤና አንፃርም እንደገና ደግሞ። የምግብ ይዘቱም ከፍተኛ የሆነ የምግብ ይዘት አለው። ቆጮው ያው ባህላዊ ነው እሱም ባህላዊ የሆነ አሰራር አለው። እና ያው በጣም ብዙ ናቸው። ከዛ በዘለለ ደግሞ እነኚህ በቀን ተቀን እምንጠቀምባቸው ለምሳሌ ቂንጬ ይው እሱም ባህላዊ ነው ከተለያየ ነገር ይሰራል እነዛን ነገሮች እወዳለሁኝ።

የስራ ግምገማ እደረጋለሁኝ ያው በፊት ላይ ተቀጥሬ እሰራ ነበረ። እና የምሰራበት ቦታ የተወሰነ ሀላፊነት ያለበት ቦታ ነበረ። እና በጣም ግምገማ ይበዛው ነበረ በየሳምንቱ ስብሰባ ነበረ። እና የተለያዩ ሀሳቦች ይነሳሉ እና ያው በስራዬም በጣም እገመገም ነበረ። ደስ ይላል አሪፍ ነው። ያው የስራ ግምገማ መደረግ ምንድነው? በሃላፊነት እንድንሰራ ያደርገናል ተጠንቀን እንድንሰራ ያደርጋል። እንደዚህ አንዳንድ በግድ የለሽነት ምናምን የሚሰሩ ነገሮች አይኖሩም። ያው ሁሉ ነገር ላይ ጥንቁቅ እንድንሆን ስለሚያደርገን በጣም እወደው ነበረ። ያው የአሉታዊም አዎንታዊም ሀሳቦች ይነሳሉ እና ትክክለኛ ነገር ያው ድክመቶችም ይነሳሉ እዛ ስራ ግምገማ ላይ እና አሪፍ ነበር። ያው ድክመቶችን በደንብ አርሜ ወደተሻለ ነገር እንትን ድል ያግዘኛል እና አሪፍ ነው። አዎ እደረጋለሁኝ።

ጫጫታ እኔ ብዙ አልወድም። ማለት ጫጫታ ነገር አይመቸኝም። አንደኛ ሀሳቤን ለመሰብሰብ እንትን በቃ ደስ አይለኝም ሀሳቤ በጣም ስለሚበተን ከጫጫታ ይልቅ ጸጥ ያለ ነገር ነው የሚመቸኝ። እና ጫጫታ ማለት መደማ አንደኛ ለመደማመጥ አይመችም። ጫጫታ ሲሆን ከራስ ጋር አትናበብም እና። በዛ መልኩ ብዙ አይመቸኝም ጫጫታ ነገር እና ደስ አይለኝም ጫጫታ

ከልጅነቴ የምዘክረው ነገር ምንድነው? ያው መዘከር ሳይሆን ግን በጣም እንትን የምለው ነገር የ የማርያምን ቀንና የሚካኤኢሸሸል ቀን በተለየ መልኩ በጣም ዘክራለሁ አስቤ እውላለሁ። ያው አስቦ መዋል ነው አስቤ ይውላሉ እና ለተለያዩ ለነድያን ምናምን ማለት ሳንቲሞችን ምናምን እሰጣለሁኝ ከልጅነቴ ጀምሮ ያንን ነገር አደርጋለሁ። አሁን ላይም ያው እሄዳለሁ በተለይ የማርያም ቀንም ወር በገባ በሃያ አንድ እንደዛ አደርጋለሁኝ ማለት ነው

ብዙ የጧት ሰው አይደለሁም፤ ግን በቃ ያው አንዳንድ በጧት ከተነሳሁ የተነሳሁ ቀን አያለሁ እና በጣም ነው የሚያስደስተኝ፤ ያንን እንትን እይታ ማየት እና ብርሃኗ ሲወጣ ያላት የከለር ድባብ፣ ያላት ብርሃን፣ በጣም ደስ ይላል እና እና የሆነ ወቅት ላይ እንደውም በደንብ የምትታይበት ቦታ ላይ እኔ ከፍታ ቦታ ላይ ሆኜ ልክ ፀሀይዋ ከ ከአድማስ ተሻግራ ስትወጣ በደንብ የሚታይበት ቦታ ላይ ነበርኩና በፎቶ በካሜራዬ አስቀርቼዋለሁ ያንን እይታ እና በጣም ደስ የሚልና የሚያምር ነገር አለ፤ የሆነ የሚስብ ነገር አለው እና እኔ በጣም ነው ደስ የሚለኝ እና በጣም መሰጥበታለሁ እዛ ነገር ላይ ግን ያው በቀን በቀን እንደዛ አላይም፤ ያው የጧት ሰው ስላልሆንኩኝ በቀን በቀን አላይም ግን አጋጣሚ ያው ጠዋት ላይ የተነሳው ጊዜ አያለሁ ሳይሆን በጣም ደስ ይለኛል።

ዋና በጣም ነው የሚያስደስተኝ ማየት ደስ ይለኛል ከዚህ በፊት ግን ዋኝቼ አላውቅም እድሉን አላገኘሁኝም ግን ወደፊትም ዋኝ ይመስለኛል። በጣም ነው ደስ የሚለኝ ሰዎች ሲዋኙ ማየት ውሃ ውስጥ የሚያደርጉት አክት ወይንም ደግሞ የሚያደርጉት እንቅስቃሴ በጣም ደስ ይለኛል። የዋና ልብስም ገዝቼ ነበረ የሆነ ሰዓት ላይ እና። ግን ያው አልዋኘሁበትም እድሉ አልተመቻቸልኝም። ግን ወደፊት የማዋኝ ይመስለኛል በጣም እርግጠኛ ነኝ እዋኛለሁኝ። እና ያስደስተኛል በቃ ማየቱ ያስደስተኛል። እና መዋኘት ብችልም በጣም ደስ ይለኛል እና። ደስ ይላል ዋና ውሃ ውስጥ ያለው እና ደግሞ ያው ከሰውነት እንቅስቃሴዎች ውስጥ አንዱ ነው ዋናም። እና በጣም ለጤና ጠቃሚ ነው። ሙሉ ሰውነታችንን እንቅስቃሴ ስለሚያደርግ በዛ ላይ በጣም ዘና የሚያደርገን ነገርም ስለሆነ። ዋና በጣም ደስ ይላል እና ወደፊት ጎበዝ ዋናተኛ እንደመሆን ገምታለሁኝ። እና ደስ ይለኛል።

እሺ ያው በስራ ላይ የተለያዩ ተግዳሮቶች አሉ። ምንድነው? እሱ ያው እኔ በግሌ እንደመስራቴ መጠን አሁን ላይ ባለሁበት ሁኔታ ያው ሰዎች የያዝኩትን ወይንም ደግሞ የያዝኩትን እቃ ያለመረዳት ምን ያህል ኳሊቲውን አለማወቅ ማለት ጥራቱን አለማወቅ እና ደግሞ ያው ለዛ ነገር ጥሩ ክፍያ ወይንም ደግሞ ጥሩ ዋጋ። ያወጣል ብለው አለማሰብ እንደዛ የዛ አይነቶች የዛ አይነት ነገር አለ። እና ትንሽ ይሄ ነገር አለ ያው የግንዛቤ ችግር ነው። ያው በሂደት የሚፈታ ይሆናል።

ያው ቤተሰብ በጣም ብዙ አይነት በዓላት እናገብራለን ያው የ አመት የዘመን መለወጫን እናከብራለን። እንደገና ደግሞ የጌታችን ልደት ገና ተብሎ የሚጠራው ማለት ነው። እና እሱንም እናከብራለን ሌላ ደግሞ የፋሲካ በዓል እናከብራለን በጣም ያው የጌታችን የትንሳኤ በዓል ስለሆነ በተለያየ ሃይማኖታዊ መልክ ነው የሚከበረው የራሱ የሆነ ሃይማኖታዊ ይዘት አለው ስነ ስርዓት አለው በዛ መልኩ ይከበራል ማለት ነው። ከዛ በተጨማሪ ያው የተለያዩ በዓላት አሉ። ያው በዋናነት እነዚህ ሶስቱ በዓላት ናቸው። በደንብ ተሰብስበን የምናከብራቸው በዓላቶች እንደገና ደግሞ ሌላው ያው የጥምቀት አለ እሱ የአደባባይ በዓል ነው። ተብሎ የሚታወቀው እና ሃይማኖት የይዘትማ አለው ያው ሃይማኖት የይዘቱ እንዳለ ሆኖ ግን የአደባባይ ባልና የአውባ ቤተሰብም ጥምቀትንም እናከብራለን ማለት ነው

ማብረቅ በጣም ነው የምፈራው ማለት ዝናብ ሲዘንብ ድምጹን የነጎድጓዱ ነጎድጓዱ ድምጽ ምናምን ካለ በጣም ያስፈራኛል። እና አንድ ቀን ደግሞ ያው ብልጭታውም ትንሽ ከበድ ይላል እና ያው መብረቅ እፈራለሁኝ። ማለት ድምፁም ትንሽ ከባድ ነው። ይሄስ ግምግምታው ምናምን እንደገና ደግሞ የብልጭታው አንድ ላይ በጣም ያስፈራል። ፈሪ ነኝ መብረቅን

ብዙ ጊዜ ያው ስታምም ብዙ ጊዜ የምቀር አይነት ሰው አይደለም በጣም ካልባሰብኝ በስተቀር። ያው ህመሜን በስራ ለመርሳት እሞክራለሁኝ እና ከዛ ይልቅ ያው እንዲሻለኝ የተለያዩ። ያው ትሪት ራሴን ትሪት አደርጋለሁኝ እና ምቀራ አይነት ሰው አይደለሁም በጣም ካልባሰብኝ በቀር ያው። ነገሮችን ስራ እየሰራሁ ማሳለፍና መርሳት ህመሜን መርሳት ነው የምፈልገው። እና ያው በጣም ሲብስብኝ እተዋለሁኝ እቆያለሁ በቃ እቀራለሁኝ። ግን እንደዚህ ማለት ከአልባሱ ቀለል ያለ ህመም ምናምን ከሆነ እዛው ስራ ላይ ሆኜ ማሳለፍ ነው የምፈልገው

አዎ እችላለሁኝ እሳት ማንደድ ያው በተለያየ ምክንያት እሳት ይነደዳል። አሁን ውጪ ላይ ያው በ አንዳንድ ጊዜ ጨለማ ሲሆን ውጪ ላይ በተለይ በገጠር አካባቢ እሳት እናነድ ነበረ። እንጨት ሰብስበን አ እንትን ክብሪት በመለኮስ ላዩ ላይ እና የተለያየ ፌስታል ነገር በመጠቀም እናቀጣጥላለን እናነዳለን ያንን ከዛን ዙሪያውን ከበን እንቀመጣለን አንደኛ ነገር ጨለማውን ይገፋል መብራት በሌለበት አካባቢ ቦታ ላይ ማለት ነው ገጠር ላይ ሲሆን። ሁለተኛ ነገር ደግሞ ሙቀት ቀዝቃዛ ሲሆን ሙቀትን እናገኝበታለን ማለት ነው። ያው ሁለት ጥቅም ነው ያለው እና ይኸው የተለያየ ምግብ ምናምን ለማብሰልም እሳትና እናነዳለን። ይሄ ያው ይሄ ምንድነው? መብራት በሌለበት አካባቢ ስቶቭ ምናምን በማንጠቀምበት ቦታ ላይ እንደዛ እናደርጋለን ማለት ነው። ስለዚህ ያው እችላለሁ

ማብሰል ትችላለሽ ወይ? በሚገባ እንጂ በጣም አበስላለሁኝ። ያው ከቁርስ አንስቶ እስከ እራት ድረስ ይኸው ለራሴም ለቤተሰቦቼም በጣም አበስላለሁኝ እና ያው በአብዛኛው ኢትዮጵያዊ ሴት ያበስላል ብዬ እገምታለሁ እና ምግብ እሰራለሁኝ በደንብ ነው የተለያየ ምግብ እሰራለሁ። ያው ኢትዮጵያ ውስጥ ብዙ ጊዜ ወጥ በጣም እንጠቀማለን፤ ያው እንጀራ ባህላዊ ምግባችን ስለሆነ፤ አዘውትርን የምንጠቀመው እንጀራ ስለሆነ እንጀራ ደግሞ ማባያው ወጥ ነው። ስለዚህ በጣም ነው የምናበስለው፤ ያው እንጀራ መጋገርም የራሱ ማብሰል በሚለው ውስጥ ነው የሚካተተው እና እሰራለሁኝ እንጀራ እምጋግራለሁ ወጥ አበስላለሁኝ እና ጎበዝ ነኝ።

ውሃ መጠጣት የወጥ የሆነ ነገር አይደለም አንዳንድ ጊዜ በጣም ማለት ከአንድ ሌተር እስከ አንድ ሌተር ተኩል የምጠጣበት ጊዜ አለ። አንዳንድ ጊዜ ደግሞ ግማሽ ሌተር ጠጥቼ የምውልበት ጊዜ አለ። እና ማታ ላይ እጠጣለሁኝ እና ቀንና ማታ ላይ ውሃ እጠጣለሁ። አልፎ አልፎ ጠዋት ላይ እጠጣለሁኝ ግን ያው በዛ መሃል ይሄ እንትን አይደለም መደበኛ አይደለም። የውሃ አጠጣጥ ሂደቴ በዚህ ላይ ትንሽ ደካማ ነኝ። ግን ያው ሰዎች ውሃ ብንጠቀም ብዬ እመክራለሁ እኔም ውሃ ብጠቀም ብዬ እመክራለሁኝ። ያው እስቲ ራሴን ለማሻሻል እሞክራለሁ።

ከአማርኛ ከሀገራችን ፊልሞች ወደ ኮሜዲ ነገር አደላለሁኝ እና የነጻነት ወርቅ ነህ የኮሜዲ ፊልም በጣም ይመቸኛል፣ እንደገና ደግሞ ሌላ ከዛ ከኮሜዲ ውጪ ደግሞ ሰካራሙ ፖስታ እወዳለሁኝ ደስ ይለኛል ተማሪ እያለሁ ነው ያየሁት ግን ያው እኔ በብዛት ይሄ ኮሜዲ ነክ ያላቸው ፊልሞች ነው ደስ የሚሉኝና አዎ ደስ ብሎኝ የማያቸው እና እነዛ ኮሜዲ ነክ ነጻነት የሚሰራቸው ፊልማዎች በጣም ደስ ይሉኛል።

አውንታዊ አስተያየቶችን ተቀብዬ አውቃለሁ በተለያየ በስራም ቦታ ቢሆን እንደገና ደግሞ በግል ህይወቴ። እንደዚህ ማለት በግል ህይወቴ ስል በቤት ውስጥ ወይንም ደግሞ ከሰዎች ጋር ባለን ነገር ተቀብዬ አቃለሁኝ አዎ ግን ተቀብዬ ምንድነው ነገሩን? በገለልተኝነት ነው ምገመግመው ትንሽ ያው እንደዚህ ስል ከበድ ሊል ይችላል ግን እንደዛ ገመግመዋለሁ። ነገሩ ለምን እንደዛ እንደተባለና ወይንም ደግሞ ምንድነው? ብዬ ከተለያየ አንፃር አያቸዋለሁ እና ያ ነገር ጠቃሚ ከሆነ እኔን የሚጠቅመኝ ከሆነ ተቀብዬ እተገብረዋለሁ ማለት ነው። ወይንም ለማስተካከል እሞክራለሁኝ።

አዎ አውቃለሁ ያው ብዙ አይነት የመንገድ ወይም የጎዳና ስሞች አሉ። ለምሳሌ አሁን በአዳማ ውስጥ የተለያየ የመንገድ ስያሜ አለ። ደራርቱ ጎዳና ምንጃር ጎዳና የሚባሉ የመንገድ ስሞች አሉ። እንደገና ደግሞ ወንጂ ማዞሪያ የሚባል ቦታ አለ ያው የመንገድ ስም ነው እሱም። እንደገና ደግሞ አዲስ አበባ ላይም ብዙ አይነት። የአከባቢ ስሞች ወይም የመንገድ ስሞች አሉ። አውቃቸዋለሁ በሚባል ደረጃ አውቃቸዋለሁ።

በስራ ጊዜ ላይ አርፋለሁኝ ግን ያው ማርፈው እንዴት ነው ምሳ ሰዓት ላይ የተወሰነ ሰዓት አርፋለሁኝ ግን እንዳለው የስራ ሁኔታ ነው። ለምሳሌ አንዳንዴ በጣም ብዙ ስራ ካለና ያ ስራ መድረስ ቶሎ መድረስ ያለበት ስራ ከሆነ ከማርፍ ይልቅ ብሰራ ነው የሚቀለኝ ያው ሀሳቤ እንዲቀልልኝ ሀሳብ ስለሚሆንብኝ ያንን ስራ ካልጨረስኩት በጣም ሀሳብ ስለሚሆንብኝ ብሰራ ነው የሚቀለኝና ስራዬን ብጨርስ ነው የሚቀለኝ ስለዚህ እንዳለው የስራ ሁኔታ ነው። እረፍት እማደርገው ማለት ነው ማለት ስራ ስራ ቀለል ባለ ሰዓት ያው የእረፍት ሰአቴንም ትንሽ ረዘም አደርገዋለሁ ወይንም ሳልጨናነቅ ነው የምሰራው። ካልሆነ ግን ስራ ትንሽ ባዛ ባለ ሰዓት ወይንም ደግሞ ነገሩ ቶሎ መድረስ ባለባቸው ሰዓት። ያው ሰአቴን የእረፍት ሰአቴን ቀንሼ የመስራት ሁኔታ አለ እንደ ሁኔታው ነው ማለት ነው

በተወሰነ መልኩ ያው የሽያጭ ግቦች ይኖሩኛል። ግን ያው ምንድነው? ሽያጭ ላይ የተለያየ አይነት ሽያጭ ሂደት ይኖራል። ያው በቃ ነገሩ እንደሚሄዱ አይነት ተደርጎ ወይንም ደግሞ ለምሳሌ ያህል አሁን ለበአል በብዛት እቃዎች ይሸጣሉ። እና ያው በዓል ሊደርስ ሲሉት በጣም ብዙ እቃ ወይንም ደግሞ በዓል ላይ ምን ልሽጥ የሚለውን ነገር የማሰብ አስባለሁኝ የማሰብ ሁኔታማ አለ። እና ሰዎች ያው ብዙ ነገር የሚሸምቱት በዓልን አስታከው ስለሆነ። ከዛ አንፃር አዎ ግብ አለኝ።

ከበዓላት ሁሉንም በዓል እወዳለሁ ግን በተለየ መልኩ አዲስ አመትን እወዳለሁ ያው አዲስ አመት የተለያዩ ነገሮች ናቸው አንደኛ የዘመን መለወጫ ነው። ሁለተኛ ነገር ደግሞ ያው የቅዱስ ዮሐንስ በዓል ነው ሃይማኖታዊ ይዘትም አለው ግን ያው ኢትዮጵያን በደንብ ይገልጻታል። የዘመን አቆጣጠሯን እንደገና ደግሞ ያው አዝመራ የሚደርስበት ሰዓት ነው አበቦች የሚፈኩበት የሚያብቡበት ምድሩ ሁሉ አረንጓዴ የሚለብስበት እና በአበባ የሚያሸበርቅበት ሰዓት ነው። እና ያው መዓዛው ሽታው የአበባው ሽታ የሰብል የሚያሸትበት ሰዓት ነው እህል የሚያሸትበት ሰዓት ነው። እና በጣም ደስ የሚል የሆነ ድባብ አለው ደስ ይልህና እኔም በተለየ መልኩ አዲስ አመት ነው እወደዳለሁ።

ኢሜል አዎ በሚገባ አጠቀማለሁኝ። ብዙ እንደውም በጣም ብዙ ኢሜሎች አሉ ኢሜልም እልካለሁኝ። እንደገና ሰውን ኢሜል ላይ መልእክት ይልክልኛል እና የተለያዩ ፋይሎችን እላላክበታለሁ። እና ኢሜል ተጠቃሚ ነኝ አዎ በጣም እንደውም ኢሜል በስቶቢኝ ነው የተቸገርኩት በጣም ብዙ ኢሜል አለኝ። እና ግን ያው ኢሜል በተለይ ለስራ ጉዳይ ሰዎች ቢጠቀሙበት ብዬ እመክራለሁኝ በጣም አሪፍ ነገር ነው። አንደኛ ነገር ያ የሚላላካውን ፋይል ለማስቀመጥም ያግዛል። ኢሜል ሲሆን አይጠፋም ከኢሜል ላይ ስለዚህ ኢሜል ያው እንደዚህ ኖርማል ሆኖ ፎርማል የሆነ ነገር በጣም አስፈላጊ ነገር ነው። ስለዚህ አዎ እሜል ተጠቃሚ ነኝ።

በሚገባ የወተት ተዋጾዎችን እወዳለሁኝ በተለይ እርጎ በጣም ይመቸኛል እና በጣም ይጣፍጠኛል አሪፍ ነገር ነው ደስ ይለኛል። ከዛ በዘለለ ደግሞ አይብ ያው ከተለያየ ነገር ጋር እንመገበዋለን። አይብ በተለያየ መልኩ ተዘጋጅቶ ከክትፎ ጎን ሆኖ እንመገበዋለን እንደገና ደግሞ አይብ ከጎመን ጋር አንድ ላይ ታሽቶ የሚቀርብበትም ሁኔታ አለ። በተለያየ የባህል ዝግጅቶች ላይ እንደ ባህላዊ ምግብ ተደርጎ ነው የሚወሰደው እና በጣም ነው የምወደው። ከዛ በዘለለ ደግሞ ያው ወተት ትኩስ ወተትን አፍልቶ በቡና መጠጣት። ያው በአጠቃላይ የወተት ተዋጾኦችን እወዳለሁ።

በሚገባ አዎ ግን ያው በአንዴ ሙሉ ለሙሉ ማስተናገድ ሲባል እንዴት ነው ያው የመጡትን ስራዎች፤ ምንድነው ከፋፍዬ እይዛቸዋለሁና ከዛም በኋላ መቅደም ያለበትን አስቀድማለሁኝ። ቀጥሎ መድረስ ያለበትን አደርሳለሁኝ ግን ትንሽ ፈጠን ለማለት እሞክራለሁኝ። እንደዚህ ያለ አጋጣሚ ሲፈጠር፤ ያው ቅድሚያ ለሚሰጠው ቅድሚያ እሰጣለሁ ማለት ነው። ስራዎቹን ከተቀበልኩ በኋላ ቅድሚያ ለሚሰጠው ቅድሚያ ሰጥቼ ከዛም በኋላ እያልኩ ሳላውቀው ያኛውን አስከትላለሁ ማለት ነው።

የዛን ያህል ቆጣቢ ሰው ምባል ሰው አይደለሁም፤ ግን ያው ምንድነው ማውጣት ያለብኝን ነገር ለሚያስፈልገኝ ነገር ወይንም ደግሞ ማውጣት ላለብኝ ነገር አወጣለሁኝ፤ አልሰስትም ወደኋላ አልልም፤ ግን እንደዚህ ለማያስፈልጉ ነገሮች ወይንም ብዙ ጥቅም ለሌላቸው ነገሮች ማውጣት ብዙ ደስ አይለኝም። ስለዚህ ያው ብዙ ቁጣቢ የሚባል አይደለም። ለምን ያስፈልገው ነገር አወጣለሁኝ ግን ለማያስፈልግ ነገር ወይንም ደግሞ ዝም ብሎ ነገሩ ብዙ አስፈላጊ ሆኖ ካልታየኝ አላወጣ፤ ላመንኩበት ነገር ግን አወጣለሁ።

ከቤት እቃ ውስጥ እለት ተእለት ከምንጠቀምባቸው የቤት እቃ ውስጥ አንደኛ ብረት ድስት ነው ምግብ ለማብሰል የምንጠቀምባቸው እቃዎች ብረት ድስት መክተፊያ ቢላ የመሳሰሉት እንደገና ምግብ ለመመገቢያ ሰሃን ትሪ የመሳሰሉትን እቃዎች እጠቃማለሁ ሁለተኛ ነገር ደግሞ ስኒ ጀበና ቡና ለማፍላት ስለምጠቀምባቸው እነዚህን እቃዎች በብዛት እጠቀማለሁ። ሌላው ነገር ደግሞ የውሃ መጠጫ ብርጭቆ የውሃ መቅጃ ማንቆርቆሪያ ነገሮችን የቤት ውስጥ እቃዎችን እነዚህን በተደጋጋሚ እጠቀማለሁ

ፎቶ ማንሳት አዎ አወዳለሁኝ፤ ደስ ይላል ፎቶ ማንሳት እና ጎበዝ ነኝ ፎቶ ማንሳት ላይ፤ የልደት ፕሮግራም ላይ፣ እንደገና ደግሞ ሰርግ ላይ፣ እንደገና ከዛ በተጨማሪ የተለያየ ይሄ ሰርክ ላይ፣ ለምሳሌ ያለውን ዲኮር መድረኩን ማንሳት ሌላ ምግብ ጠረጴዛ ምናምን ከማንሳት የመድረኩን ማንሳት በጣም ደስ ይለኛል። እና የተለየ ነገር ሳይ እንደዚህ በሄድኩበት ቦታ የሆነ የተለየ የሚስብ ነገር ተፈጥሮአዊም ሆነ ወይንም ደግሞ ሰው የሰራው ነገር የሚስብ ነገር ሳይ ያን ነገር ፎቶ ማንሳት ደስ ይለኛል። እወዳለሁኝማ

እሰማለሁ አዎ አንዳንዴ ጮክ ብለው ሲናገሩ ይሰማል አንዳንድ ጊዜ ያው። ምንድነው? ይሄ አጥሩ ትንሽ ዝቅ ያለ ስለሆነ። ከዛ ሲናገሩ ወይንም ጮክ ብለው ሲያወሩ ምናምን ይሰማል እሰማለሁኝ ያው እሰማለሁኝ ከጎን ላይ ምናምን ቤት ሲያወሩ ንግግር ሲነጋገሩ እሰማለሁ አዎ።

ባህላዊ ልብስ በዓል ሲሆን የተለያየ በዓል ሲከበር እለብሳለሁኝ ያው ጥበብ እለብሳለሁኝ። እና ለምሳሌ ለጥምቀት ቤተክርስቲያን ስሄድ ሰርግ ሲኖር ያው የተለያየ ፕሮግራም ክርስትና ሲኖር እንደዛ እለብሳለሁኝ። እና ያው ብዙ ሰው ኢትዮጵያ ውስጥም እንደዚህ ያለ ነገር ይጠቀማል ፕሮግራም ላይ ነጭ ልብስ ወይንም ደግሞ ባህላዊ ጥበቦችን እና የተለያዩ የ የተለያዩ ልብሶች አሉ የብሄር ብሄረሰብ ልብሶችን እንደዛ ይጠቀማል እና አሪፍ ነው። ደስ ይላል አንደኛ በዓልን ያደምቃል ፕሮግራምን ያደምቃል ደስ ይላል። እጠቀማለሁኝ አዎ እለብሳለሁ።

ታሪክ መንገድ ላይ ብዙም አይደለሁም ደስም አይለኝም ብዙም ማለት። አንዳንድ ጊዜ ያው ያለፈ ቆንጆ ታሪክ ከሆነ ወይንም ደግሞ ይሄኛውን ሰው ያስተምራል ብለን የምናስብ አይነት ነገር ከሆነ ብንነግረው ጥሩ ነው። ግን እንጂ ዝም ብሎ አሁን እንደዚህ በቃ ያ ማለት የማይጠቅም ወይንም ዝም ብሎ የሆነ ሰዓት ላይ የተፈጠረ ነገር እንዲሁ ማውራት ብዙም አልወድም። ታሪክ ላይ ብዙ አይደለሁም ማውራትም አልወድም። ታሪክ ከማውራት ይልቅ እንዲህ ጨዋታ መጫወት ይሻለኛል።

ትንሽ ስጨናነቁኝ ወይጭንቀት ሲሰማኝ ምንድነው የማደርገው ጸሎት አደርጋለሁኝ፤ ማለት እጸልያለሁ እንደዚህ ውዳሴ ማርያምም አደርሳለሁኝ፤ ጸሎት አደርጋለሁ ብቻዬን ለመሆን እሞክራለሁኝ እና ደግሞ ያጨናነቀኝ ነገር ምን እንደሆነ ለማሰብ እሞክራለሁ። ማለት እንትን የምለው ከሆነ ያን ነገር ለማሰብ እሞክራለሁኝ እና ችግሩ ከምን እንደመጣ ለማሰብ እሞክራለሁ እና ችግሩ ላይ ለመድረስ እና ለዛ መፍትሄ ለመፈለግ ግን ያው በመጀመሪያ ደረጃ ጸሎት ነው የማደርገው፤ ጸሎት አደርጋለሁ ለመረጋጋት እሞክራለሁኝ፤ ብቻዬን እሆናለሁኝ። አዎ

እውነት ለመናገር ልዩ የሆነ መቅመጫ የለም። በቃ ኖርማል ማንኛውም ቤት የሚገኝ ነገር ነው ያለው ወንበር ፕላስቲክ ወንበሮች አሉ። እንደገና ደግሞ። ይሄ ጅብሃም እንጠፋ አለ ጅብሃም እንጠፍ ላይ በብዛት ጅብሃም እንጠፍ ላይ ይቀመጣል ለምቾትም ስለሚመቸኝም እንደዛ ተዘርግቶ እቀመጣለሁኝ ማለት ነው። እንጂ የተለየ ልዩ መቀመጫ እንትን የለም።

ከጎረቤቶቼ ጋር በሚገባ ጥሩ የሆነ ግንኙነት አለኝ። ማለት ቀን በቀን እንደዚህ ቡና ባልጠራራም ምናምን ግን ማለት የተለያየ ነገር ሲቸግረኝ የችግረኝን ነገር ሄጄ እወስዳለሁ እነሱም ሲቸግራቸው የችግራቸውን ነገር መትው ይወስዳሉ እና የተለያዩ ነገሮችን እንረዳዳለን። ፖዘቲቭ በሆነ መልኩ እንረዳዳለን ከዛ ውጪ በዓል ምናምን ሲሆን እንጠራራለን እኛም ቤት እነሱን ቤት እንጠራራለን። እና በዛ መልኩ ያው በዛ መልኩ ነው አብረን የምናሳልፈው ማለት ነው። የምንኖረው ነው የሚባለው እዚህ ላይ

ከወቅቶች ሁሉ ምንድነው ክረምት? እ- እ ልክ ክረምት አልፎ ወደ አዲስ አመት አካባቢ ላይ ያለውን ወቅት በጣም ነው የምወደው። ያ ማለት ነሀሴ- ነሀሴ መጨረሻን ይዞ እስከ መስከረም- መስከረም መጀመሪያ ማምለክ አካባቢ ያለው መስከረምን በአጠቃላይ በጣም እወዳለሁኝ። የተለያየ እህል የሚደርስበት ነው፤ አበባዎች የሚፈኩበት ወቅት ነው፤ ምድሩ ሁሉ አረንጓዴ የሚሆንበት ወቅት ነው እና እንደገና አዲስ አመት ስለሆነ አዲስ ተስፋ የሚሆንበት፤ ፀሀይ ልክ እንደ አዲስ የምትወጣበት ወይንም ደግሞ ብቻ ደስ የሚል እኔ ስለምወደው ነው። ደስ የሚለኝ ያንን ወቅት በደንብ እወደዋለሁ።

ልብሴን ቢያንስ በሳምንት አንዴ አጥባለሁ አንዴ ሰብሰብ አድርጌ ነው የማጥበው። ሳጥብ በሳምንት አንዴ ያው እሰበስብና አንድ ላይ አድርጌ በሳምንት አንድ ጊዜ። ማጥበውም ያው እሁድ ቀን ነው የማጥበውና ደስ ይለኛል ልብስ ማጥዳትም ደስ ይለኛል። ግን ያው የእረፍት ቀኔ ወይንም የመቼኝ ሰዓት እሁድ ስለሆነ እሁድ ቀን ልብሴን በሳምንት አንዴ አጥባለሁኝ።

እንደ ሁኔታው ነው ዝርዝር ምጽፈው ለምሳሌ በጣም ብዙ እቃ የምገዛ ከሆነ። ዝርዝር በወረቀት ጽፌ እይዛለሁኝ። ግን ትንሽ እቃ ምገዛ ከሆነ ዝርዝር አልይዝም። ያው ስለማልረሳው። ወይንም ደግሞ ብዙ ሌሎች ጉዳዮች ካሉብኝ እና እረሳዋለሁ ብዬ ካሰብኩኝ እንደዛ ዝርዝር እይዛለሁኝ። እንጂ ትንሽ እቃዎችን ለመግዛት ዝርዝር አልይዝም።

ቁጥር የዛን ያህል ቁጥር ላይ ብዙ ትኩረት አላደርግም። ማለት ይሄን ቁጥር ጠላለው ይሄን ቁጥር እወዳለሁ ምናምን ብዬ አልይዝም ግን ከተባለም ያው ሃያ አንድ የእመቤታችን ቀን ስለሆነ። ደስ ይለኛል ቀኑ ደስ ይለኛል እንደገና ደግሞ የሚክኤል አስራ ሁለት በጣም ቀኑ ደስ ይለኛል እንጂ። እንደዚህ ከቁጥሩ ምንም ግንኙነት የለኝም የዚህን ያህል ይሄን ቁጥር እወዳለሁ ብዬ እንትን የምለው ነገር የለም።

በሚገባው ስራዬ አድካሚ ነው። ያው የተለያየ ቅርጻ ቅርጾችን አሁን ላይ እሰራለሁ እና ትንሽ ያው ዉበት ይፈልጋል ወይንም ደግሞ በቃ ድካም አለው። ቀለም ቅብ ምናምን ስላለው ድካም አለው ስራዬ ያው ያደክማል። እረፍት ሚፈልግ ስራ ነው። ግን ያው አሪፍ ነው ጥሩ ነው ምንም አይልም።

አዎ በሚገባ በእንጨት እሳት ማብሰል። አውቃለሁኝ በደንብ ነው እንጂ የማውቀው ያው እንጀራ ሲጋገር። እንጨት በማድረግ ያው በላቀች ምጣድ ተጠቅሜ በዛ እንጀራ እጋግራለሁኝ። እንደገና ደግሞ ወጥም ሲሰራ። በተለይ ልጅ እያለሁኝ ወይንም ደግሞ ገጠር ላይ እንደዛ በእንጨት ተደርጎ ነው እና ድስት ተጥዶ በዛ መልኩ ነው። ወጥ የምንሰራው እና አውቃለሁ አዎ እችላለሁ

አዲስ ነገር መማር ማንኛውም ይሄ ቴክኖሎጂ ነክ ነገር ብማር በጣም ደስ ይለኛል ማለት ያው ካለው ከዘመኑ ጋር አንድ ላይ ለመራመድ ቴክኖሎጂ ነክ ነገሮች ላይ ብማር አሁን ላይ በጣም በጣም ደስ ይለኛል። ከዛ በተጨማሪ ደግሞ ያው ማንኛውንም አይነት ነገር ባውቅ አሰራሩን ባውቅ ብማር በጣም እወዳለሁኝ። ያው ስለማንኛውም ነገር ማወቅ አንድ ነገር የቱ ጋር እንደሚጠቅመን አናውቅም ስለዚህ ያንን ነገር ማወቃችን ይጠቅመናል እንጂ አይጎዳንም። የሆነ ሰዓት ልንጠቀምበት እንችላለን። ስለዚህ ያው መማር ቆንጆ ነው ማወቅም ቆንጆ ነው

አስቀምጣለሁ አዎ መዝገቦችን አስፈላጊ የሆኑ መዝገቦችን ይጠቅማሉ ብዬ የማስብቻውን መዝገቦች። አስቀምጣለሁ አዎ ነገሮችን ቶሎ አልጥልም ግን ከዛ በኋላ ከቆየ በኋላ አይቼ አገላብጬ የሚጠቅምና የማይጠቅመውን ለይቼ አወጣና የማይጠቅም ነገር ከሆነ እጥላለሁኝ ግን ይጠቅማል ብዬ የማስበውን ነገር ግን አልጥልም አስቀምጣለሁኝ። እና በአጠቃላይ ግን የማስቀምጥ አይነት ሰው ነኝ።

አዎ በላለሁኝ ገንፎ በላለሁ ያው ገንፎም እኮ ባለምግብ ነው። የኢትዮጵያ ባለምግብ ኢትዮጵያ ውስጥ በተለይ ያው ሴቶች ስንወልድ አራስ ቤት እያልን ገንፎ በጣም ይመከራል። እና ለስለስ ያለ ምግብ ነው እንዴ ከህልም የዘጋጅ ስለሆነ፤ በጣም ቆንጆ ነው የጣፍጣለም ገንፎ በቅቤ እወዳለሁኝም እበላለሁ አሁን እመገባለው ገንፎ።

ጺም በተመለከተ ያው ሰዎች እኔ ኦሬዲ ሴት ነኝ ግን ሰዎች አንዳንድ ወንዶች ጺም በጣም ያስረዝማሉ። ያምርባቸው ሰዎች አሉ ግን አንዳንድ ሰዎች ደግሞ አያምርባቸውም እና። በአጠቃላይ ያው በመካከለኛ ደረጃ ቢያደርጉት ብዬ እመክራለሁኝ። ሲታይ በማይከብድ መልኩ በተለይ የማያምርባቸው ሰዎች ጺማቸውን ቶሎ ቶሎ ቢቆረጡ ሀሪፍ ነው። ብዬ እመክራለሁ።

የስራ ጊዜ መደበኛ የሆነ የስራ ጊዜ የለኝም ማለት ይቻላል። እንዳለ የስራ ሁኔታ እሰራለሁኝ። አንዳንዴ ጠዋት ላይም እሰራለሁ። ቀንም እሰራለሁ እና ደግሞ ማታ ላይ እሰራለሁ በጣም ማታ ቢያንስ እስከ ስራ ካለኝ እስከ አምስት ሰዓት ምናምን ልሰራ እችላለሁኝ። እና እንደዚህ መደበኛ የምለው ነገር የለም።

መብራት ሲቋረጥ፤ ወይንም መብራት ሲጠፋ፤ ምንድነው የማደርገው ያው ሻማ ለኩሳለሁኝ። ሻማ አብርቼ ነው የምቀመጠው፤ እና ያው ሻማም የራሱ የሆነ የተለየ፤ የተለየ እንትን አለው የተለየ ድባብ አለው ለቤቱ የሚሰጠው እና ሻማን ነው የምጠቀመው በብዛት። ያው መጀመሪያ ላይ የእጅ የስልኬን ባትሪ አበራና ከዛ በኋላ ሻማ ለኩሼ ሻማዬን ሻማ አብርቼ ነው የምጠቀመው ማለት ነው። ያው በሻማ ነው የምጠቀመው።

በቡድን መስራት አዎ እወዳለሁ ደስ ይለኛል ምንድነው እሱ በቡድን መስራት አንዳንድ ጊዜ ስራን ያቀላል እንደገና ደግሞ የተለያዩ ሀሳቦች ስለሚመጡ የተለያየ አዳዲስ ሀሳብ ሊመጣ ይችላል ስለዚህ በጣም መጨረሻ ላይ ጠቃሚ ነገር ሊሰራ ይችላል ብዬ አስባለሁ ሁለተኛ ነገር ደግሞ ያው በቡድን ስንሰራ በረጅም ሰዓት የሚደርሰውን ስራ በአጭር ጊዜ ልናደርሰው እንችላለን ይደርሳልም እና በቡድን መስራት አወዳለሁ።

ሙዚቃ አማርኛ ሙዚቃ ለስለስ ያሉ ሙዚቃዎችን እና የድሮ ሙዚቃዎችን እወዳለሁኝ። በጣም ስሰማቸው ያረጋጉኛል። እና ይሄ ክላሲካል ውክብ ከሚል ሙዚቃ ይልቅ ትንሽ ለስለስ ያለ ሙዚቃ በጣም ይመቸኛል እና አዳምጣለሁኝ እነሱን ሙዚቃዎች። ከአሁኖቹም አዳምጣለሁ። ማለት እንደ እንትኑ ነው ግን ሪትማቸው ትንሽ ፈጠን የሚል ሙዚቃዎች ብዙ አይመቹኝም።

ከደንበኛ ጋር በስራ ጉዳይ ሲሆን ያው በስራ ጉዳይ እገናኛለሁ። ከዛ ውጪ ባለው ጉዳይ ግን ይሄ የግል ህይወት ወይንም በግል ሌላ እንቅስቃሴዎች ላይ አልገናኝም። እና ይሄ ስራና ሌላ የግል እንቅስቃሴዎችን በጣም ለይቼ ስለ ስለሚይዝ ነው። እና በስራ ጉዳይ እገናኛለሁ።

ልደቴን ብዙ ጊዜ አላከብርም። ግን አንዳንድ ጊዜ ምንድነው? ዳቦ። እንትን በማለት በመጋገርና ቡና የቡና ስነ ስርዓት በማድረግ እና የተለያየ አታክልት በመግዛት በዛ መልኩ። ልደቴን አከብራለሁ።

ማህበራዊ ሚዲያ አዎ በሚገባ እጠቀማለሁ ቲክቶክ እጠቀማለሁ እንደውም ብዙ ጊዜ ቲክቶክ ከሌሎቹ እንትኖች ቲክቶክ ላይ አሳልፋለሁኝ። ቴሌግራም እንደገና ደግሞ ያው ለተለያየ። ምንድነው? ፌስቡክ ዩትዩብ እነዚህን ነገሮች እጠቀማለሁኝ።